እሺ አመሰግናለሁ ሌሎችን ማበረታታት ትችላለህ ወይ የሚል ጥያቄ ነውና? እና ሌሎችን ማበረታታት አዎ በጣም እንደኔ የአካባቢው ወይም እንደኔ የተወለድኩበት አካባቢ በጣም የተለመደ ነገር ነውና ሌሎችን ማበረታታት ሲባል ያው እንግዲህ በስራ ጥሩ ውጤት እንዲያስመዘግቡ ሊሆን ይችላል። ደግሞ ያው በተሰማሩበት የስራ ዘርፍ የተበረ ስኬታማ እንዲሆኑ የተለያዩ ነገሮችን እንዲያደርጉ ሌሎችን ማበረታታት ተገቢ ስለሆነ እንግዲህ ዘመድም ሊሆኑ ይችላሉ እንደገና ደግሞ በስራ የምታገኛቸው ጓደኛ ሊሆኑ ይችላሉ። የተለያዩ ሰው ሊያጋጥምህ ይችላል እና በስራም በፋሚሊ ይሄ በዝምድና የተያያዘ ነገር ሲያጋጥምህ ያው ሌሎችን ማበረታታት ተገቢ ነው። ስለዚህ ሌሎችን ማበረታታት በጣም እችላለሁ እና ብዙ ለስኬት የሚያበቁ ነገሮችን በመናገር አበረታታችኋለሁ ብዙ ጊዜ እመክራለሁ። ያው ብዙ ጊዜ በእኛ አባባል እንግዲህ እንደ ምክር ነው የሚያዘው እና ይሄ ሌሎችን ማበረታታት ወይም ደግሞ ሰዎችን ማበረታታት በስራቸው የተሻለ ውጤት አስመዝግበው ወደፊት ጥሩ ነገር እንዲያደርጉ ስለሚ ጥሩ ውጤት እንዲያስመዘግቡ ስለሚያግዝ ሌሎችንም በጣም ነው የማበረታታው። ያው ሌሎችን ማበረታታት ለነሱም ጥሩ ነገር ሲሰሩ ለዛ ነገር ደግሞ የተሻለ ነገር ደረጃ ወይም የተሻለ ቦታ ላይ እንዲደርሱ ስለሚያግዛቸው ሌሎችም ማበረታታት ያው ለኔም ጥሩ ነው። ይሄ ምንድነው የአእምሮ እርካታ የማገኝበት ነገር ስለሆነ ሌሎችን በደንብ በሚገባ አረታታለሁ። እነሱም ደግሞ በዛ ነገር በእኔ በሰጠኋቸው ምክር ወይም ደግሞ ማበረታቻ ቃላት ተጠቅመው የሚፈልጉበትን ደረጃ ወይም ደግሞ የሚፈልጉትን ነገር ለማሳካት ብዙ ጊዜ ያው ይጠቅማል። ለሰው ልጅ እና ለምሳሌ በተሰማሩት ምክር ፈልገው ሊሆን ይችላል በዛ ስራ ላይ ለመሰማራት ለምሳሌ ለውሳኔ ተቸግረው ሊሆን ይችላል። ውሳኔዎችን ለማድረግ ወይም ለመወሰን ተቸግረው ስለሚሆን የሰው ልጅ ደግሞ ውሳኔ ሰጪ ነገሮችን አጎልብቶ የተለያዩ ቃላትን በመጠቀም ያው አንዳንዴ ድፍረት እናጣለን እና አንዳንድ ስራ ለምሳሌ ሰዎች ጓደኛ ሊሆን ይችላል ወይም ዘመድ ሊሆን ይችላል እና የስራ ባልደረባ ሊሆን ይችላል። እንግዲህ ኢቭን መንገድ ላይ የተቀመጠ ሰው ሊሆን ይችላል በቃ እንደዚህ ተስፋ በቆረጠበት ሰዓት እንዴ አንተ እኮ ትችላለህ ይሄን ነገር ማድረግ ትችላለህ መፈጸም ትችላለህ ታደርገዋለህ ሁሉንም ነገር መስራት ትችላለህ። በቃ ምንም ነገር አንተ የማትችለው ነገር ሊኖር አይችልም። ስለዚህ ይሄን ማድረግ አለብህ ምናምን ስንለው ሰውየው ያን ነገር አቺቭ ማድረግ ወይም ደግሞ ማሳካት ሀይል ይኖረዋል ወይም ደግሞ ከፍተኛ ጉልበት ይፈጥርለታል እና ያን ጉልበት ደግሞ የሚያገኘው ከተለያዩ ሰዎች ወይ ከቅርብ ጓደኛው ሊሆን ይችላል። ከተለያዩ ከቅርብ አለቃውም ሊሆን ይችላል የሚያገኛቸው ምክሮች እንደዚህ አነቃቂ ነገሮችን ከሰሙ ወይም ከሰማው ሰው ሊሆን ይችላል እና ሌሎችን ማበረታታት በጣም እችላለሁ አበረታትቼም አውቃለሁ። ለምሳሌ አንዳንድ ሰዎች ብዙ ጊዜ ምክር እንደ በስራቸው ምክር ስለሚፈልጉ ይጠይቁኛል እና አዎ በርቱ እንደዚህ መስራት በዚህ በዚህ አዋጭነት አለው። ለምሳሌ በንግድ አለም ብንሄድ ለምሳሌ እኔ ወንድሜ አለና እሱ በቢዝነስ ብዙ ጊዜ ያማክረኛል። በተለያዩ የገበያ ወይም የንግድ ሁኔታዎች ላይ ለመንቀሳቀስ ሲያስብ እነሱን ነገሮች እንዴት አድርጌ ባደርጋቸው የተሻሉ ናቸው ይሆናሉ ከሚል ከእውቀትም አንፃር ከልምድ አንፃር ልምዶችን ተጠቅሜ ብዙ ነገሮችን ማበረታታት እችላለሁና ጎበዝ በርታ እንደዚህ እንደዚህ ብታደርግ ውጤታማ ትሆናለህ። ነገሮችን እቅድ አውጥተህ እነዛን እቅዶች ደግሞ ተፈጻሚ ማድረግ ብትችል እነሱን ነገሮች እቅድ ያወጣህበትን ተፈጻሚ ማድረግ ከቻልክ ከፈለክበት ደረጃ ለመድረስ አትቸገርም። ስለዚህ መጀመሪያ እቅድ ይኑርህ እቅዶችህን ደግሞ በምን ሁኔታ ማሳካት እችላለሁ የሚለውን አስበህ ተንቀሳቀስ ብዬ ብዙ ጊዜ እመክረዋለሁና። ማበረታታት በጣም እችላለሁና ስለዚህ እንደዚህ አድርጌ አበረታታለሁ